ሩዝ የምወደው ምግብ ነው በጣም ሩዝ ይመቸኛል። በተለይ ቁርስ ላይ ሲሆን ደግሞ ሩዝ በጣም አሪፍ ምግብ ነው ለኔ እና ሩዝ ይመቸኛል። ሩዝ በጣም ብዙ ጊዜ እመገባለሁ እና ሩዝ በጣም አሪፍ ነገር ነው ለኔ። ሩዝ ቁርስ ላይ በጣም ተመችቶኝ የምበለው ምግብ ነው ሩዝ።

አጋጣሚ ሆኖ በአካባቢያችን ወንዝ የለም ባደኩበት አካባቢ እና ዋና አልችልም ያው ዋና መቻል ቢሆንልኝ ብችል ደስ ይለኝ ነበር። እድሉን አግኝቼ አካባቢያችን ወንዝ ቢሆን ኖሮ ቢሆን ኖሮ ዋና መዋኘት እወድ ነበር። ነገር ግን ዋና አልችልም አሁን ዋና መዋኘት አልችልም

በጣም ብዙ አስገራሚ ታሪኮች አሉ እና እነሱን ታሪኮች ደግሞ መንገር እወዳለሁ ብዙ ጊዜ እና ለልጆች ለትልልቅም ሰዎች ቢሆን ደስ የሚሉ እና አስተማሪ ታሪኮችን ለሰዎች መንገር እወዳለሁ ብዙ ጊዜ እናገራለሁ ለሰዎችም እንደዚህ አይነት ታሪኮችን አስተማሪ ታሪኮችን እንነግራለው።

ብዙ ነገሮችን በደንብ አሰላስላለሁ። ከማድረጌ በፊት አሰላስዬ ነገሮችን ነው የማደርገው እና ብዙ ሀሳቦችን አሰላስዬ ወደ ነገሮች ወይም ወደ ስራ ከመግባቴ በፊት በደንብ የማሰላሰል ልምድ አለኝ እና አሰላስላለሁ በጣም ብዙ ጊዜ ነገሮችን አሰላስላለሁ።

ነገሮችን በስርዓት አስቀምጣለሁ ሁሌም መቀመጥ ባለባቸው ቦታ እያንዳንዱን ነገሮች በስርዓት አስቀምጣለው። ሁሌም ስራ ቦታም ይሁን ቤት ይሁን እያንዳንዱን ነገሮች በስርዓት አስቀምጣችኋለሁ በቦታቸው መሆን ባለባቸው ቦታ ውስጥ ቦታ ላይ ሁሌም አስቀምጣቸዋለሁ